እኔ አንድ ነው የምጠቀመው። የምንሆንበት ቦታ በጣም ቀዝቃዛ የማይባልም በጣም ሞቃት የማይባልም ያው መጠነኛ ነው። ያው መጠነኛም ስለሆነ ለኔም በቂ በሚባል ደረጃ አንድ ብርድ ልብስ ስለሚበቃኝ የብዙ አልጠቀምም። አንድ ብርድ ልብስ ብቻ እጠቀማለሁ ማለት ነው።

አዎ እኔ ያው ክርስቲያን ነኝ ክርስቲያን እስከሆንኩኝ ድረስ የተለያዩ ባዕላት አሉ ፋሲካ አለ ጥምቀት አለ ገና አለ። እነዚህ ነገሮች ከቤተሰብ ጋር እና ከጓደኛ ጋር ሆኜ በአንድነት እና በደስታ እያወራን እየተሳሳቅን ምናምን እናወራለን

ብዙ ጊዜ ኮፍያ አላደርግም ብዙም የጎፍያ የማድረግ ልማድ ብዙም የለኝም ኮፍያ ራሱ የለኝም። አንዳንድ ጊዜ ጃኬት በጃኬት ፀሀይ ሲሆን ምናምን አንዳንድ ጊዜ በጃኬት ምናምን ለመሸፈን እሞክራለሁ። እንጂ ኮፍያ የለኝም

እኔ መማር የምፈልገው እንትን ነው። ይሄ ቪዲዮ ማቀናበር ምናምን እንደዚህ አይነት ነገር እንትን መማርፍልኝ እንዲሁም እየተማርኩኝም ነው። እንደዚህ ይሄን ነገር ማወቅና በደንብ መስራት እዛ ላይ በጣም ጎበዝ መሆን እና የተለያዩ ስራዎችን በዛ መስራት እፈልጋለሁ። አለ

አዎ በደንብ ያውም ብዙ ጊዜ እንደውም እኔ እንዲህ ጥሬ ገንዘብ ምናምን አልጠቀምም። ብዙ ጊዜ እንትን ነው ከባንክ ወደ ባንክ ከተለያዩ የኤቲኤም ማሽ ከኤቲኤም ማሽን ምናምን ነው የማወጣው። በጣም ተጠቀሚ ነኝ። በስልክ በጣም እጠቀማለሁ። ስራዬን ምናምን ጊዜዬን ስለሚቆጥብልኝ

ድሮ ነው ድሮ ላይ ለምን እንደሆነ እኔም አላውቅም ግን ዝም ብዬ ሰላሳ ሰባት ቁጥር ይመቸኝ ነበር በቃ እንዲሁ ደስ ይለኝ ነበር ቁጥር ጥራ ምናምን ስባል። ሰላሳ ሰባት ቁጥር እላለው ለምን እንደሆነ አላውቅም። ያው እንዲሁ ዝም ብሎ የሚመቸኝ እሱ ስለሆነ ነው። መሰለኝ አሁንም ያው እሱ ነው ብል ይሸለኛል አሁንም ምንም አዲስ ነገር የለም

አዎ እንትን መዘምር በጣም ነው ደስ የሚለኝ። ያው አንዳንድ ጊዜ ነው በብዙ ጊዜ እኔ መታጠቢያ ቤት ስገባ ስልኬን ይዤ ነው የምገባው። ለዛ ማለት እንደዛ ነው የማደርገው ግን አንዳንዴ እጄን ለመታጠብ፣ ፊቴን ለመታጠብ ምናምን ከሆነ እየዘመርኩኝ ምናምን እንደዛ አድርጌ ደስ ይለኛል።

የኔ የጫማ ቁጥር ብዙ ጊዜ የጫማ ቁጥር አላይም እኔ። ግን ያው ብዛት የማደርገው ከአርባ አንድ እስከ አርባ ሁለት ነው። የጫማው ቁጠሬ እንደዛ ነው የማረገው። አንዳንዴ ደግሞ ከእሱ ያነሱም አሉኝ። ብቻ እንደዛ ከአርባ አንድ ከአርባ ሁለት ምናምን

በበጋ ወቅት እኔ ብዙ ጊዜ ማድረግ የሚመቸኝ እንትን ነው። መሳል ነው ምወደው እኔ ብዙ ጊዜ መሳልና የሆነ ቅርጽ ቅርጽ ነገሮችን ምናምን። መ እንትን መገንባት መስራት ምናምን ደስ ይለኛል። ይሄ ሻይ ምናምን ቩት ሻይ እየጠጣው እንደዛ ማረግ ደስ ይለኛል

መብላቷን ሳታቅ እጇን ታጠበች የሚለው አለ። እኔ ራሱ ብዙ ጊዜ ነው የምጠቀምበት እና አንዳንዴ ነገሮች እንዲህ በቃ የሆነ ነገር ሳም ሳናረጋግጥ ምናምን የምንቸኩለው ነገር አለ። እና በዛ በዛ ምክንያት ብዙ ጊዜ ያንን እና አረፍተ ነገር እጠቀምበታለሁ እኔ። ያንን ማለት ነው።